ያው ብዙ ሰው የሚወደው የልብስ አይነት ጅንስ ይመስለኛል። ያው ቱታም ብዙ የሚወድ ሰው አለ። ያው ብዙ ጊዜ ቱታ የሚለበሰው ያው ብርድ ሲሆን ወይም እንደዚህ አንዳንድ ቦታዎች በምንሄድበት ሰዓት። ቱታ ይለበሳል ማለት ነው። ግን ብዙ የሚወደው ልብስ ጅንስ ይመስለኛል። ጅንስ በጣም ብዙ ስለሚለብስ ማለት ነው

አዎ የሸክላ እቃዎችን እጠቀማለሁ ብዙ ሰዉም ይጠቀማል በተለያየ ወጥ ለመስራት ሊሆን ይችላል ወይም የተለያዩ ነገሮችን ለማብሰል የሸክላ የሆኑ እቃዎችን ሊጠቀም ይችላል ማለት ነው። ያው ብዙ አይነት ነው ያለው። ጀበናም እንደ ሸክላ ልንቆጥረው እንችላለን ቡና የሚፈላበት ማለት ነው። የተለያየም ወጥ የሚሰራባቸው የሸክላ ድስቶች አሉ ማለት ነው

አዎ ወተት ብዙ ሰው ይጠጣል። በርግጥ የማይወዱም ሰዎች አሉ። አንዳንድ ጓደኞች አንዳንድ ሰዎች የማይወዱ አሉ ወተት በጣም የሚያስጠላቸው ሰዎች አሉ። ግን አብዛኛው ሰው ይጠጣል ብዬ አስባለሁ ወተት ብዙ ጊዜ ይጠጣል እዚህ። ብዙም ምክንያት የላቸውም የሚጠሉበት ግን የሚጠሉም ሰዎች አሉ በደንብ የሚጠጡም ሰዎች አሉ ማለት ነው

ቅርጫት የለንም ያው ሊኖረው ይችላል እንደ ሰው ነው። ቅርጫት ብዙ ጊዜ እቃ ለማስቀመጥ ይጠቀሙበታል። ወይም ደግሞ የተለያዩ ነገሮች ቤት ውስጥም ሊሆን ይችላል ወይም ይዞትም ከወጡትም። የተለያየ ሰው ይጠቀማል ቅርጫት ሁሉም ሰው አይደለም። ግን የሚጠቀም ሰው አለ አንዳንድ ሰው ማለት ነው

አዎ ታሪክ መንገር ደስ ይላል ያው ብዙ ጊዜ አንድን ሰው በታሪክ የምናስረዳው ከሆነ በደንብ ሊያዳምጥን ስለሚችል ያው በታሪክ የሚወራው ወሬ በደንብ አሪፍ ስለሆነ ብዙ ሰው ያዳምጣል። በታሪክ መንገድ ሲነገረው ማለት ነው። ስለዚህ ያው የምናውቀውን ታሪክ አሁን ልንናገር እንችላለን። ያው ሁሉንም ታሪክ ላናውቅ እንችላለን ግን አንዳንድ የምናውቃቸው ታሪኮች ሲኖሩ ያው እሱን መናገር ደስ ይለናል

ሽቶ አዎ እኔ ሽቶ በደንብ ነው የምወደው። ሁል ጊዜ ባይሆንም አንዳንድ ጊዜ እጠቀማለሁ ግን አብዛኛው ሰው ሽቶ ይጠቀማል ብዬ አስባለሁ የተለያየ አይነት ሽቶ አለ። ሰው የሚወደው አንዳንድ ሰው ውድም ሽቶ የሚቀባ ሊኖር ይችላል ርካሽም ሽቶ ይኖራል። ስለዚህ ብዙ አይነት ሽቶዎች አሉ። በዋጋም ሊሆን ይችላል በተለያዩ ነገሮች ስለዚህ ሽቶ ያው በደንብ ይጠቀማል ሰው ማለት ነው

ሹራብ መስፋት አልችልም። ብዙ ሰውም ይችላል ብዬ አላስብም ግን በጣም አሪፍ ነገር ይመስለኛል። ሹራብ መስፋት ደስ ይላል እንደዚህ አዳዲስ ልምዶችን ለመልመድ ሊሆን ይችላል። እሱን ነገር መስፋት አሪፍ ነው ብዬ አስባለሁ ደስ ይላል። እንትኑ እስኪሉ ቢኖረን ልምዱ ችሎታው ቢኖረን አሪፍ ነው። ብዙ ሰው የሚችል አይመስለኝም እሱን ነገር ግን አንዳንድ በደንብ ጎበዞች ደግሞ የሆኑ ሰዎች አይቸ አውቃለሁ

አዎ ብዙ ጊዜ ልናሸንፍ እንችላለን የተለያየ ጨዋታ ላይ ሊሆን ይችላል። ወይም የተለያዩ ጌሞች ሊሆኑ ይችላሉ እነሱን ልናሸንፍ እንችላለን። ማሸነፍ ጌም ላይ ብቻ ላይሆን ይችላል። አንዳንዴ ህይወትም ላይ አንዳንድ ሰው አሸንፏል ህይወትን ምናምን ብሎ ሊያወራም ይችላል። ስለዚህ ማሸነፍ ጨዋታ ላይ ሊሆን ይችላል ወይም ህይወት ላይ ሊሆን ይችላል። የተለያየ ማሸነፎች አሉ ማለት ነው

አዎ ብዙ ሰው መዘመር ይወዳል ብዬ አስባለሁ የተለያየ ሻወር ላይም ገብቶ ሊሆን ይችላል ወይም የራሱን ስራ እየሰራ ሊሆን ይችላል። ወይም ዝም ብሎ ቁጭ ብሎም ሊዘመር ይችላል ማለት ነው። ያው ብዙ ሰው እንደዛ ይወዳል። የራሱ የሚወደው አይነት መዝሙር ሊኖር ይችላል ግን ብዙ ሰው እንደዛ መዘመር ምናምን ይወዳል እኔ እንደማውቀው ከሆነ

አዎ በአደባባይ ሰው መልመድ አለበት ብዬ አስባለሁ በአደባባይ መናገር ማለት ነው። ምክንያቱም ለብዙ ነገር ይጠቅመዋል ያው በደንብ የራስ መተማመኑን ያዳብርበታል። እንዲሁም የተለያዩ ነገሮች ሲገጥሙት። እንደዚህ በአደባባይ መናገር ካለበት በደንብ ሳይፈራ መናገር እንዲችል ማለት ነው

የአካል ብቃት እንቅስቃሴ ሁሉም ሰው ማድረግ አለበት ብዬ አሰባለሁ ያው ጤናውን ለመጠበቅ ሊሆን ይችላል በደንብ ሰውነቱን ለመጠበቅ ሊሆን ይችላል። የተለያየ የራሱ ምክንያቶች ይኖሩታል እንደ ሰው ይለያያል። የአካል ብቃት እንቅስቃሴ የሚያደርግበት ማለት ነው ግን አስፈላጊ ነው በጣም። ምክንያቱም ጤናችንን ለመጠበቅ ወይም ለተለያዩ ነገሮች ግዴታ ነው። የአካል ብቃት እንቅስቃሴ ማድረግ አለበት።

ከቤተሰብ ጋር ብዙ በዓላት ሊከበዱ ይችላሉ ያው በየአመቱ የሚመጡ በአመት ውስጥ ወደ ቢያንስ ወደ አራት አምስት አይነት በዓላት አሉ። ለምሳሌ እንደ ጥምቀት ሊሆን ይችላል ገና ሊሆን ይችላል የተለያዩ በዓላት አሉ። በየ በየአመቱ የሚመጡ ማለት ነው። ስለዚህ ብዙ ሰው የሚያከብረው ከቤተሰብ ጋር ተሰብስበው ነው ማለት ነው።

የምወደው አትክልት ብዙ አይነት አለ ለምሳሌ ጎመን ሊሆን ይችላል ሰላጣ ሊሆን ይችላል ያው አንድ ነው ብሎ መጥቀስ ይከብዳል። ከአንድ በላይ ስለሆኑ ማለት ነው እንደ ሰው ይለያያል አንዳንድ ሰው ሰላጣም የሚወድ ሰው አለ አንዳንድ ሰው ደግሞ ከነጭራሹ ሳላጣ የሚጠላ ሰው አለ። ስለዚህ እንደ ሰው ይለያያል። አንዳንድም የሚወድ ሰው አለ የሆነ አይነት አትክልት አንዳንድ ሰው ደግሞ ጭራሽም የማይወድ ሰው አለ

መጽሐፍ ብዙ ጊዜ ያው በሳምንት ሁለት ሶስት ሊሆን ይችላል። አንዳንዴም ደግሞ በየቀኑ ሊሆን ይችላል ግን አንዳንዴ ደግሞ ከነጨራሹ ላ ላ ነብ እችላለሁ። ያው ብዙ ሰው በደንብ የሚያነብ ሰው አለ። በቀን አንድ መጽሐፍ የሚያነብ ሰው አለ በየቀኑ የሚያነብ ሰው አለ። አንዳንድ ሰው ደግሞ የማያነብ ሰው አለ ከነጭራሹ ማለት ነው።

አዎ በመስመር ላይ ብዙ ብዙ ሙዚቃዎችን እሰማለሁ የተለያዩ መተግበሪያዎች አሉ የምንሰማባቸው ማለት ነው። ዩቲዩብ ሙዚክ ሊሆን ይችላል ወይም የተለያዩ አሉ የምንሰማባቸው ወይም ራሱ ዩቲዩብ ላይ ሊሆን ይችላል። በደንብ እንሰማለን ማለት ነው። መስመር ላይ ሙዚቃ በደንብ ነው የሚሰማው ሁሉም ሰው ላይሰማው ይችላል አንዳንድ ሰው ዳውንሎድም አድርጎ ሊሰማው ይችላል አውርዶ ማለት ነው። እንደ ሰው ይለያያል

አዎ በመስመር ላይ ብዙ ሰው ይማራል የተለያዩት ትምርቶች አሉ በመስመር ላይ የሚሰጡ የኮምፒውተር ሊሆን ይችላል ወይም የተለያዩ መአት አይነት በነፃ የሚሰጡ የተለያዩ የትምህርት አይነቶች አሉ። የተለያዩ ዌብሳይቶች አሉ። የተለያዩ መተግበሪያዎች አሉ ሰው ሊማርባቸው የሚችሉ ብዙ በመስመር ላይ የምንማራቸው ነገሮች ይኖራሉ ማለት ነው

አዎ በባዶ እግር መራመድ ብዙ ሰው ያውቃል። እኔ ተራምጄ አላውቅም። አንዳንድ ጊዜ ሊሆን ይችላል በባዶ እግር ተራምጄ የማውቀው። ግን ብዙ ሰው ጥቅም አለው ይላል በዋዶ እግር መራመድ። በደንብ ደም እንዲዘዋወር ወደ ጭንቅላታችን ምናምን የሚሉት ነገር አለ። እሱን እኔ ሙከራው አላውቅም ግን ብሶ በባዶ ወገር መሄድ አንዳንድ ጊዜ አሪፍ ነው ይላል። በተለይ ጠዋት ጠዋት ማለት ነው

ጠዋት ላይ ብዙ ነገር ሊበላ ይችላል ለምሳሌ እንቁላል ሊሆን ይችላል። ወይም ፍርፍር ሊሆን ይችላል ወይም ሽሮም የሚባላ ሰው ይኖራል እንደ ሰው ይለያያል። ግን ብዙ ጊዜ ጠዋት ጠዋት የሚዘወተረው ምንድነው? ፍርፍር ነው። ከዛ ከፍርፍር ጋር የሆነ ነገርም ሊቀርብ ይችላል ዳቦም ሊቀርብ ይችላል። ስለዚህ ብዙ ሰው የሚያዘወትረው ፍርፍር ነው ብዬ አስባለሁ

ጭንቀት ሲሰማው ብዙ የሚያደርገው ምንድነው? ሙዚቃ ሊሰማ ይችላል። ወይም የተለያየ ደስ የሚለው እሱ የሚወደውን ፊልም ሊያይ ይችላል። ወይም ደግሞ ወጥቶ በእግሩ ወክ ማድረግ መራመድ ሊሆን ይችላል የተለያየ ነገሮች ያደርጋል። እንደ ሰው ይለያያል አንዳንድ ሰው። ፊልም ሊያይ ይችላል አንዳንድ ሰው ወጥቶ መራመድም ደስ የሚለው ሰው አለ። እንደ ሰው ይለያይል እንደዚህ አይነት ነገሮች

በምን ትመገባለህ የሚለው ጥያቄው በሳህና ብዙ ሰው የሚመገበው ያው በፌስታል የሚመገብ ሰው ሊኖር ይችላል እንድ አንድ ሰው ግን ብዙ ሰው በሳህን ነው የሚመገበው ያው ሳህን ላይ አቅርቦ በሳህን ይመገባል ማለት ነው። ያው በሌላ አይነት መመገቢያ ይኖራል ብዬ አላስብም። ይሄው በደስታ ሊኖርሽ ይላል አንዳንድ ሰው በርግጥ ግን በሱ የሚመገበው በሳህን ነው

ያው የተለያዩ ጫጫታ ቦታዎች ልንገኝ እንችላለን። ለምሳሌ ትራንስፖርት ውስጥ ሊሆን ይችላል፣ በምንጓጓዝበት ሰዓት በባስ ሊሆን ይችላል በታክሲ በምንጓጓዝበት ሰዓት የተለያዩ ጫጫታ ቦታዎች ሊኖሩ ይችላሉ ወይም ደግሞ በእነሱ ብቻ ሳይሆን መንገድ ላይም ስንሄድ ሰው የሚበዛበት ምናምን አካባቢ ከሆነ ጫጫታ አለ ማለት ነው።

አዎ የተለያዩ መንገዶች ስም አላቸው ለምሳሌ ለምሳሌ ወደ ሜክሲኮ ሊሆን ይችላል መንገድ የሚባል የቦሌ መንገድ የሚባል አለ። የተለያዩ ያው ከተማዎች ውስጥ የምኖር ከሆነ ግዴታ የመንገድ ስሞች ይኖራሉ። ያው ብዙ የምናውቃቸው አሉ አሁን ሁሉንም ላንጠቅሳቸው እንችላለን ግን ብዙ አይነት የመንገድ ስሞች አሉ።

አዎ ብዙ ሰው የድምጽ መልእክት ይልካል ግዴታ ስለሆነ ማለት ነው። ግዴታ ባይሆንም ግን አንዳንድ መልእክቶችን በደንብ ቶሎ እንትን ለማለት የድምጽ መልእክት እላላካለሁ አዎ እኔም ላላካለሁ ብዙ ሰውም በደንብ ነው የሚላካው። የድምጽ መልክት ማለት ነው። በጽሁፍ ከጽሁፍ በተጨማሪ ጽሁፍም ይላል አካል ገና አንዳንድ ሰው ደግሞ በድምጽ መላላክ የሚወድ ሰው አለ

የምሳ እረፍት እንደሰራው ይለያያል አንዳንድ ሰው አንድ ሰዓትም የምሳ እረፍት ሊኖሩ ይችላል ሰላሳ ደቂቃም ሊሆን ይችላል። እንደ ስራው ይለያያል አንዳንድ ሰው በጣም ረጅም ሰዓት ሊያገኝ ይችላል። አንዳንድ ሰው ደግሞ በጣም ትንሽ ደቂቃ ለምሳሌ አስርም ወይ አምስትም ደቂቃ ብቻ ሊያርፍ ይችላል ማለት ነው። ስለዚህ ያው እንደ ስራው ይለያያል እንደሚሰራበት

በተለያየ ቀን ሊሄድ ይችላል ገበያ ሰው ለምሳሌ ቅዳሜም ሊሆን ይችላል ወይም እሁድም ሊሄድ ይችላል። ከስራ እንትን ካለ በኋላ ወይም ደግሞ ከዛው ከስራም ሲወጣ ወደ ገበያ ሊሄድ ይችላል ያው የማታ ገበያዎች ካሉ ማለት ነው። ስለዚህ እንደ ሰው ይለያያል አንዳንድ ሰው በማታም ሊሄድ ይችላል። አንዳንድ ሰው ደግሞ እንደዚህ ቅዳሜና እሁድ ሊሄድ ይችላል። እንደ ሰው ይለያያል

ቀዝቃዛ አየር ብዙ ሰው ይወዳል ብዬ አስባለሁ ግን ብዙ ሰው የሚወደው ሙቀት ነው። ብርድ አይወድም ማታ አካባቢ በተለይ በጣም ንፋስ ምናምን አለ። ብርድ ስለሚኖር ያው ብዙ ሰው አይወደውም። ግን ፀሀይም ደግሞ ሲሆን ማተ ቀን ላይ ማቃጠል አይቀርም ስለዚህ ፀሀዩን ይጠላዋል ሰው። ብርዱንም ይጠላዋል ማለት ነው ግን እኔ የምወደው ቀዝቃዛ አየር ነው

ያው መስኮትን ብዙ ጊዜ ክፍት ልንተው እንችላለን ያው ንፋሱ በደንብ እንዲገባ። ቤት ውስጥ ለምሳሌ ቤቱ የታፈነ ከሆነ ምናምን የተለያየ የሚሸት ነገር ካለ። በአጠቃላይ አየር እንዲገባ ክፍላችን ውስጥ እንዲዘዋወር ያው መስኮት መክፈት ግዴታ ነው። ያው ሁሉም ሰው እንደዛ የሚያደርግ ይመስለኛል። ብርድ ምናምን ሊሆን ይችላል ለረጅም ጊዜ ሲከፈት ግን። ሁሉም ሰው የሚከፍት ይመስለኛል

ሰዎችን በአይን መመልከት ጥሩ ነው ብዬ አስባለሁ ምክንያቱም የእኛን የራስ መተማመን ስለሚያሳይ ማለት ነው። ሰዎቹን በደንብ ከእኛ ጋር እንዲገናኙ ኮኔክት እንዲያደርጉ። አይን አይናቸውን እያየን የምናወራቸው ከሆነ በደንብ እየሰማናቸው እንደሆነ ይሰማቸዋል። ስለዚህ ሁሉም ሰው ሁሉንም ሰው ሲያዋራ አይኑን እየተመለከተ ቢሆን ብዬ እላለሁ።

የምመኘው ስራ ምንድነው? ወደፊት እንደዚህ ዩቲዩበር ሊሆን ይችላል ወይም ፎቶግራፈር ሊሆን ይችላል ያው ብዙ ሰው ብዙ አይነት ነገር ሊመኝ ይችላል። ገንዘቡም አሪፍ ሆኖ መስሎትም ሊሆን ይችላል ወይም ደግሞ ከበፊትም እሱ የሚወደው ስራ ሊሆን ይችላል። ስለዚህ የሚወደውን ስራ ሊሆን ይችላል ለገንዘብም ሊሆን ይችላል የሚሰራው ያው እንደ ሰው ይለያያል ይሄ ነገር

ቤተ ቤተላማው ሰው የተለያዩ ነገሮች አሉ ለምሳሌ በደንብ እቃውን ማስተካከል ሊሆን ይችላል። አቀማመጡን እየቀየረ ሊሆን ይችላል በደንብ እንዲህ እንዲህ አምር አድርገን አቀማመጡን ማስተካከል ሊሆን ይችላል። ቀለም መቀባት ሊሆን ይችላል። ወይም የተለያዩ ቤቱን ሊያሳምሩ የሚችሉ የሚችሉ ነገሮችን ማስቀመጥ ማለት ነው

ወደ ስራ ስሄድ ብዙ ሰው ብዙ አይነት ልብስ ሊለብስ ይችላል ለምሳሌ ሱፍም ሊለብስ ይችላል በደንብ ፎርማል የሆነ ልብስ ማለት ነው። ወይም ደግሞ ኖርማል። በጅንስም ከላይ ቲሸርት አድርጎ ሊሄድ ይችላል የተለያየ አይነት አለ። አንዳንድ ስራ ቦታዎች ግዴታ የዚህ አይነት ልብስ ልበሱ ሊሉ ይችላሉ። አንዳንዶቹ ደግሞ ኖርማል ልብስ ለበሱም ሊሉ ይችላሉ። ስለዚህ እንደ ስራው ይለያያል ማለት ነው ይሄ ነገር

አዎ ብዙ ሰው በዜና ላይ መስመር በመስመር ላይ ዜና ያያል። እኔ እንደዛ አይነት ሰው አይደለሁም ብዙ ጊዜ እንደዚህ ዜና ምናምን አላይም። መስመር ላይ ቲቪም ላይም ብዙም ማየት ደስ አይለኝም። እውነቱን ለመናገር ግን ብዙ ሰው ያያል በደንብ አሁን ብዙ አይነት መተግበሪያዎች ስላሉ ዜና የምናይባቸው። ብዙ ሰው እንደዛ ይጠቀማል በመስመር ላይ ዜና ያያል ማለት ነው

በምንጣፍ ላይ አዎ ይቀመጣል ሰው ብዙ ጊዜ እኛ ጋር እንደዚህ አልተለመደም ብዙ ጊዜ። ሙስሊሞች የሙስሊሞች ቤት ምናምን ከሆነ እንደዚህ ምንጣፍ ላይ የሚቀመጡት እነሱ ናቸው። ግን ብዙ ሰው የሚቀመጠው እዚህ ሶፋ ላይ ነው ሶፋ ላይ ይቀመጣል በስነ ስርዓት። እንጂ ብዙ ሰው ምንጣፍ ላይ የሚቀመጥ ሰው አለ ብዬ አላስብም። ስለዚህ ብዙ ሰው የሚቀመጠው ሶፋ ላይ

የወተት ተዋጽኦ አዎ እወዳለሁ ያው ብዙ አልወድም ምናምን የሚል ሰው አለ። የህይወት ተዋጽኦ ለምሳሌ የምንላቸው አይብ አለ ወተት አለ። ቅቤም አለ እነዚህ ሁሉም አላቸው። የራሳቸው እንትን ስለዚህ አንዳንድ ሰው የማይወድ ሰው አለ አንዳንድ ሰው ደግሞ የሚወድ ሰው አለ። እንደ ሰው ይለያያል አንዳንድ ሰው ቅቤ ወዶ ወተትም የማይወድ አለ። አይብ ወዶ እርጎም የማይወድ ሰው አለ። ስለዚህ እንደ ሰው ይለያያል። ይሄ ነገር

ፎቶዎች የተለያዩ ቦታ ሊቀመጡ ይችላሉ። እነዚህ ለምሳሌ ስልክ ላይ ሊሆን ይችላል ወይም ላፕቶፓችን ላይ የተለያዩ የተነሳናቸውን ፎቶዎች ማለት ነው ይቀመጣሉ ማለት ነው። ብዙ አይነት ማስቀመጫ አለ ፍላሽ ላይም ሊሆን ይችላል። ወይም ሜሞሪ የምንላቸው ነገሮች ስልክ ውስጥ የሚገቡትም ሊሆን ይችላሉ። ፎቶዎችን በጣም ብዙ አይነት የተለያየ ቦታ ላይ ልናስቀምጣቸው እንችላለን

የማውቀው አንድ ምሳሌ ለምሳሌ የተለያዩ ምሳሌዎች አሉ የምሳሌያዊ አነጋገሮች ከሆነ ማለት ነው። የተለያዩ አሉ ለምሳሌ ድር ቢያብር አንበሳ ያሰር ምናምን የሚባል ምሳሌያዊ አነጋገር አለ ብዙ ናቸው በመጽሐፍም አሉ በተለያዩ ነገሮች ተጽፈው ይገኛሉ

ቀማማ ቅመም የበዛበት ምግብ። አዎ ብዙ ሰው የሚወድ ይመስለኛል የተለያየ ለምሳሌ ወጥ ላይ ሲገባ ምንመገባቸው ነገሮች ላይ ሲገባ። የተለያየ ደስ የሚል ጣዕም አለው። እንደ ሰው ይለያያል አንዳንዱ ሰው የበዛበት የሚወድ ሊሆን ይችላል የማይወድም ሊኖር ይችላል። ስለዚህ እኔ እወዳለሁ በመጠኑ የበዛበት ሳይሆን በመጠኑ ቢሆን አሪፍ ነው

ድንጋይ መሰብሰብ ያው የድንጋይ ሰብስብ ሊደረግ ይችላል። ድንጋይ የመሰብሰብ ብዙም ጥቅም ያለው አይመስለኝም እውነቱን ለመናገር። ብዙ ጊዜ የራሱ እንደ ሰው ይለያያል የሆነ ነገር ሊሰራበት ይችላል ያንን ድንጋይ ሰብስቦ ማለት ነው። እኔ በበኩሌ አልሰበሰበም እንደዚህ ድንጋይ ምናምን ግን የሚሰበስብ ሰው አለ። ያው ድንጋዩን ሰብስቦ የሚሰራበትን የራሱን ምክንያት ሊኖረው ይችላል እንደዛ ያደርጋል አብዛኛው ሰው ማለት ነው

ልብሶቹ አዎ በስርዓት መቀመጥ አለባቸው ብዬ አስባለሁ ያው አንዳንድ ጊዜ ሊዘበራረቅ ይችላል ግን። በደንብ አውጥቶ በደንብ ታጥፎ ልብሱ በስነ ስርዓት መቀመጥ አለበት ምክንያቱም ይጫማደዳል። ልብሱም ሊበላሽ ይችላል ስለዚህ ሁሉም ሰው በስነ ስርዓት። አጥፎ ማስቀመጥ አለበት ማለት ነው። ሁሉም ሰው ያስቀምጣል እያልኩ አይደለም አንዳንድ ሰው አዝረክርኮም ዝም ብሎ በታትኖም ሊያስቀምጠው ይችላል። አንዳንድ ሰው ደግሞ በደንብ ደርድሮ ያስቀምጠዋል በስነ ስርዓት

አዎ ብዙ ሰው ማህበራዊ ሚዲያ ይጠቀማል እኔንም ጨምሮ ማለት ነው። ያው ያለ ማህበራዊ ሚዲያ አሁን የማይጠቀም ሰው የለም ሁሉም ነው የሚጠቀመው። ለመዝናናት ሊሆን ይችላል የተለያዩ ዜናዎችን ለማየት ሊሆን ይችላል ወይም ደግሞ የተለያዩ መረጃዎችን ለመውሰድ። ማህበራዊ ሚዲያን ብዙ ሰው ይጠቀማል። ከሰውም ጋር ለማውራት ሊሆን ይችላል የተለያዩ ጥቅሞች አሉት

አዎ ማሰላሰል ብዙ ሰው ያደርጋል ምክንያቱም አንደኛ ጠቃሚም ስለሆነ ነው። ማሰላሰል የተለያዩ ነገሮች ይጠቅሙናል። ለምሳሌ ውሳኔ ውሳኔዎችን ለመወሰን ሊሆን ይችላል። የተለያየ ቦታ ለመሄድ ሊሆን ይችላል። ያው ከራሳችንም ጋር ስናወራ ሊሆን ይችላል ያው ማሰላሰል ግዴታ ስለሆነ ማለት ነው

በአሁን ላይ የአመራር ሚና የለኝም። ግን የተለያዩ የአመራር ሚና ያላችሁ ሰዎች አሉ ምክንያቱም ያ ስራቸው የሚያስገድዳቸው ከሆነ ያው ግዴታ የአመራር ሚና ያስፈልጋቸዋል ማለት ነው። ስራቸው ላይ ሊሆን ይችላል የምትለያየው ቦታ። አመራር ሆኖ ሊሰሩ ይችላሉ የተለያየ ቦታ ማለት ነው

መዋኘት እኔ አልችልም ግን በጣም መልመድ የምፈልገው ነገር ነው ብዙ ሰው ይዋኛል አይዋኝም እሱን አላውቅም ግን ብዙ ሰው የሚዋኝ አይመስለኝም ብዙ ግን የሚዋኝ ሰው አለ? ግን አብዛኛው ሰው ደግሞ መዋኘት የሚችል አይመስለኝም ግን እርግጠኛ ነኝ አብዛኛው ሰው መልመድ ይፈልጋል መዋኘት

መልእክት በተለያየ መተግበሪያ ልንላክ እንችላለን በቴሌግራም ሊሆን ይችላል። ዋትሳፕ ሊሆን ይችላል በቲክቶክ ሊሆን ይችላል የተለያዩ መተግበሪያ መልእክት አለ ኖርማል ሜሴጅም መላኪያውም ይኖራል። ግን የተለያዩ መተግበሪዎች አሉ መልእክት የምንላላክባቸው ማለት ነው

ሳንቲማው መቆጠብ አለበት ብዬ አስባለሁ ምክንያቱም የሚያጋጥመው ነገር አይታወቅም ወደፊት የሰው ልጅ ስለዚህ ከሚሰራውም ላይ ወይም ከተለያየ ቦታም ሊሆን ይችላል። ሳንቲምን መቆጠብ አለበት ብዬ አስባለሁ ምክንያቱም አሁን እንዳልኩት የተለያዩ ችግሮች ሊገጥሙት ይችላሉ የሆነ እቃ መግዛት ሊያስፈልገው ስለሚችል ሳንቲም መቆጠብ ግዴታ አለበት። አንድ ሰው

የምወደው እንስሳ ብዙ ጊዜ ውሻ ነው። ድመትም እወዳለሁ እውነቱን ለመናገር ግን በይበልጥ ደግሞ ውሻ ነው። እንስሶች አይጠሉም ብዙ ጊዜ እንደ አጠቃላይ የሚጠሉ አይደሉም በተለይ የቤት እንስሳዎች ከሆኑ ማለት ነው። ግን እኔ በተለየ የምወደው እንስሳ ውሻ ነው። ያው ድመትም ብዙም ባይሆንም ድመትም ደስ ይለኛል።

ቅሬታን ብዙ ጊዜ ማስተናግድ ያለብን ብዬ የማስበው እኔ በውይይት ቢሆን ተዋይተን እንደዚህ ተሰብስበን በመነጋገር ቢሆን በደንብ ችግሩ ይፈታል ብዬ አስባለሁ። ስለዚህ ቅሬታዎችን ማስተናገድ ያለብን ያንን ሰው በስነ ስርዓት አውርተን እንዳይናደድ አድርገን መወያየት ተዋይተን ያንን ቅሬታ መፍታት አለብን ብዬ አስባለሁ

በብዙ ህዝብ መሆን። አዎ። ሁል ጊዜ ላይመቸኝ ይችላል ግን መቀመጥ ችግር የለብኝም በመሃላቸው ሆኜ እንደዚህ ቁጭ ማለት ችግር የለብኝም ማለፍ ምናምን። አንዳንዴ ደግሞ የማይመቸኝ ጊዜ አለ እንደዚህ በብዙ ሰው ባለበት መሃል መሆን ብዙ የማያስደስተኝ ጊዜ አለ። አንዳንዴም ደግሞ ችግር የለብኝም ማለት ነው

አዎ አንዳንድ ጊዜ ሊያሰለች ይችላል ግን ያው ስራዬን እወደዋለሁ ያው ሰው የማይወደው ሰው ይኖራል ስራውን በርግጥ ሁሉም ሰው ወዶት ነው የሚሰራው ለማለት ያስቸግራል ግን አንዳንድ የሚወደው ወዶት የሚሰራ ሰው አለ አንዳንድ ደግሞ የማይወደው ሰው አለ ማለት ነው እንደ ሰው ይለያያል። አንዳንድ የሚወደው አለ አንዳንድ ደግሞ ከነጭራሹ በጣም የሚደብረውም ሰው አለ

ኦ ጾም ጾም አለው ብዙ ጊዜ ከበዓላት በፊት የሚመጣ ጾም አለ። ስለዚህ ሰው ይጾማል ሁሉም ሰው ይጾማል ብዬ ለማለት ይከብደኛል ግን አብዛኛው ሰው ይጾማል። ብዙ ሰው በቁጥር በዛ የሚለው ሰው ይጾማል አንዳንድ ሰው ደግሞ ከነጭራሹም ፆሞ የማያውቅ ሰውም ሊኖር ይችላል

የአየር ሁኔታው እንግዲህ ያው ጠዋት ላይ እንደሚታወቀው ይቀዘቅዛል። ከዛ ወደ ከሳት አካባቢ ደግሞ ትንሽ ሞቅ ይላል ሞቃታማ የሆነ አየር ነው ያለው። ከዛ ተመልሶ ደግሞ እንደገና ወደ ማታ በሚሆንበት ሰዓት ደግሞ መልሶ ንፋስ አለ በጣም ይቀዘቅዛል። ስለዚህ እንደዚህ ነው መጀመሪያ ይቀዘቅዛል። ከዛ ወደ ቀን አካባቢ ደግሞ ፀሀይ በጣም ፀሀይ አለ ከዛ ወደ ማታ ደግሞ መልሶ በጣም ቅዝቃዜ አለ ማለት ነው

አዎ ብዙ ሰው የሽያጭ ግብ ሊኖረው ይችላል። ያው አንዳንድ ሰው በጣም ከፍ ያለ ብዙ ሽያጭ ሊኖረው ይፈልጋል፣ ምክንያትም ብዙ ገንዘብ ማግኘት ስለሚፈልግ። ብዙ ሰው እንደዛ ነው፣ የሽያጭ ግቦች ካሉት ምንድን ነው? በተቻለው አቅም ብዙ እቃ መሸጥ ይፈልጋል፣ ያው ምክንያትም ብዙ ገንዘብ ለማግኘት ማለት ነው።

ያው ብዙ ሰዎችን የምንተዋወቀው ያው መንገድ ላይ ዝም ብለን አግኝተናቸው የምናዋራቸው ሰዎች ይኖራሉ። ስራ ቦታም ሊሆን ይችላል። ወይም የተለያየ በተለያየ ምክንያት ሰውን አግኝተን ልንተዋወቃቸው እንችላለን። ስለዚህ የተለያየ ቦታ አሁን እንዳልኩት ስራ ቦታም ሊሆን ይችላል። የተለያየ ቦታ አግኝተናቸው እነዛን ሰዎች ልናውቃቸው እንችላለን

አዎ የተለያዩ የዝግጅቶች በሚኖሩበት ሰዓት ድርጅት ውስጥ አዎ መሳተፍ አለበት ብዙ ጊዜ። የተለያየ ዝግጅት ሊኖር ይችላል የአንዱ የአንዱ። ሰራተኛ ልደት ልደት ሊሆን ይችላል። ወይም እንደዚህ ድርጅት የተመሰረተበት አመት ሊሆን ይችላል። የተለያዩ ዝግጅቶች በሚኖሩበት ሰዓት ያው ብዙ ሰው ይሰተፋል ማለት ነው

የምወደው ሬስቶራንት እንግዲህ አካባቢው ወዲያስ ሲኤምሲ የሚባል ቦታ አለ ወደዛ አካባቢ የሚሸጥ በትምገብ አለ እሱ ሬስቶራንት በጣም ነው የምወደው። ለብዙ አመትም እዛ እንሄዳለን። ከዚህም ከሰፈራችን ቅርብ ስለሆነ ያው ወደዛ ወደምንወደው ሬስቶራንት ነው የምንሄደው ብዙ ጊዜ

አዎ ብዙ ቋንቋ መናገር ጥሩ ነው እኔ የምችለው ቋንቋ ምናልባት ሁለት ወይም ሶስት ሊሆን ይችላል። ያው ብዙ ሰው በጣም የሚያስቀናኝ ነገር ምንድነው? በዚህ አጋጣሚ ብዙ ቋንቋ መናገር የሚችል ሰው በጣም ነው ደስ የሚለኝ። አሉ ከአምስት በላይ ከአስርም በላይ ቋንቋ መናገር የሚችሉ ሰዎች። እነሱ ሰዎች በጣም ነው ደስ የሚሉኝ። እኔ

በፍጥነት መተየብ አልችልም። እኔ በበኩሌ ግን አየው በፍጥነት መተየብ የሚችሉ ብዙ ሰዎች አሉ። እኔ የማውቃቸው የተለያዩ ጓደኞቼም አሉ። ከበፊት ጀምሮ የማውቃቸው እንደዚህ በፍጥነት ነገሮችን መተየብ የሚችሉ ማለት ነው። ግን እኔ በበኩሌ እንደዚሁም ብዙም በፍጥነት እንደዛ ማድረግ አልችልም ግን ብዙ የሚችሉ ሰዎች አሉ ብዬ አስባለሁ

አዎ ማር እኔ እወዳለሁ የሚጠላም ሰው አለ ብዬ አላስብም። ምክንያቱም የሚጠላ ምንም ነገር የለውም ያው ደስ የሚል ምግብ ነው ይጣፍጣል። ብዙም ስለ ሰውነት የሚጎዳ ነገር አይደለም የሚጠቅም ነው እንጂ እንደውም በአንጻሩ። ስለዚህ የሚጠላ ሰው አለ ብዬ አላስብም አብዛኛው ሰው ይወዳል። እላለሁ እኔ

በእጅ መጽሐፍ እወዳለሁ አንዳንድ ነገሮች ይኸው በእጅ መጽሐፍ ግዴታ ስለሆነ መውደድ ሳይሆን ያው ሁል ጊዜ በምናደርጋቸው የለት ተለት እንቅስቃሴዎች ልንጽፍ እንችላለን። ብዙ ነገሮችን ስለዚህ የምወደው ነገር አይደለም ግን ያው ግዴታ ነው። መጽሐፍ ስለዚህ አብዛኛው ሰውም ያው መጽሐፍ ይወዳል በእጁ መጽሐፍ ይወዳል ብዬ አላስብም። ያው ኮምፒውተርም ስላለ ስልክም ስላለ በሱ መጽሐፍ የሚመርጥ ይመስለኛል

አዎ ግጭቶችን ያው ብዙ ጊዜ ልናስተካክል እንችላለን ያው ግጭቶች በተለያዩ መንገድ ሊፈጠር ይችላል ያው በጓደኛም ሊፈጠር ይችላል። በቤተሰብም መሃል ሊፈጠር ይችላል ያው በብዙ ቦታ ግጭቶችን ሊፈጠር ይችላሉ። ስለዚህ እነሱን ያውም ማስተካከል አለብን ብዬ አስባለሁ በተጋቢው መንገድ እነዛን ሰዎች ሳናስቀይም በትክክል መስተካከል አለበት ብዬ አስባለሁ

የስልክ ባትሪ ያው እንደ ስልኩ ይለያያል። ለምሳሌ ሳምሰንግ የምንለው የስልክ አይነት አለ አይፎን የምንለው የስልክ አይነት አለ። እነሱ ብቻ ሳይሆኑ በጣም ብዙ አይነት የስልክ አይነቶች አሉ። ስለዚህ እንደ ስልኩ ሊያየው አንዳንዱ በጣም ረጅም ሰዓት እስከ አስርም እስከ አስራ ሁለት ሰዓትም የሚቆይ አለ። አንዳንድ ደግሞ ገና ትንሽ እንደተጠቀምን የሚያልቅ የስልክ ባትሪ

አዎ ልናሳይ እንችላለን ያው ስሜታችንን በፊታችን ልናሳይ እንችላለን። ምክንያቱም ስንናደድ የምናሳየው አለ ስንስቅ ደስ ሲለን ወይም አንድ ነገር ሲያስደነግጠንም። በፊታችን ልናሳይ እንችላለን። ያው አንዳንዴም ልናስመስል እንችላለን። ለምሳሌ ተናደን እንዳልተናደደ ልናሳይ እንችላለን። ግን ብዙ ሰው አዎ በፊቱ ብዙ ነገር ሊነግረን ይችላል ስሜቱን በፊቱ ማየት እንችላለን

የተበላሸ ነገር አዎ ልናስተካክል እንችላለን ለምሳሌ ስልክ ከሆነ ውጭውይ ፓርት ሳይሆን ውጫዊው አካል ሳይሆን ውስጥ ላይ ያለው ከተበላሸ አንዳንድ ነገሮች በአቅማችን ልናስተካክለው እንችላለን። ያው ከአቅማችን በላይ ከሆነ ደግሞ እንደዚህ ስልክ የሚሰሩ ቦታዎች ሄደን እናስተካክለዋለን ገንዘብ የምከፍልልን ሊሆን ይችላል። ስለዚህ እንደ ሰው ይችላል አንዳንድ ሰው በደንብ ማስተካከል የሚችል ሰው አለ። አንዳንድ ሰው ደግሞ ምንም የማይችል ሊኖር ይችላል

በልጅነታችን ብዙ የምንወደው ጨዋታ ነበረ። ኳስ ሊሆን ይችላል አባሮሽ መጫወት ሊሆን ይችላል የተለያዩ አኩኩል የሚባል ጨዋታ አለ የህፃናት ጨዋታ። እሱን ልንወድ እንችላለን ያው እንደ ሰው ይለያያል። በእርግጥ በእርግጥ እኔ የምወደው ጨዋታ የነበረው በጣም በይበልጥ ኳስ ነበረ። ኳስ በጣም ብዙ ለብዙ ሰዓት ነበር በቀን የምንጫወተው

አዎ ወደ መናፈሻ እሄዳለሁ። የተለያየ መናፈሻዎች አሉ እዚህ እኛ ሀገር ውስጥ ማለት ነው። በጣም ደስ ደስ የሚሉ እዚህም ቅርብ ቅርብም አሉ። በጣም ደግሞ ራቅ ብሎ በመኪናም የሚኬድበት ራቅም ያሉ። ብዙ መናፈሻ ቦታዎች አሉ ደስ ደስ የሚሉ። አየሩ ደስ ይላል። አረንጓዴው ነገር የተተከለው በጣም ደስ ይላል

ልዩ ችሎታችን አዎ እንደ ሰው ይለያያል አንዳንድ ሰው መሮጥ በጣም በፍጥነት መሮጥ የሚችል ሰው ሊኖር ይችላል አንዳንድ ሰው ከባባድ እቃዎችን ማንሳት ሊችል ይችላል በተፈጥሮ ማለት ነው። ወይም ደግሞ አንዳንድ ሰው በፍጥነት ማንበብ ሊችል ይችላል ወይም በአንዳንድ ሰው በፍጥነት ኮምፒውተር ላይ መጻፍ ሊሆን ይችላል። ስለዚህ የተለያዩ የሰው ልዩ ችሎታዎች አሉ

የስልክ ካሜራ አዎ እጠቀማለሁ ግዴታ ነው። የስልክ ካሜራ የተለያዩ ነገሮችን ሪከርድ ለማድረግ ፎቶ ለማንሳት ሊሆን ይችላል። ወይም ደግሞ ቪዲዮ ለመቅረጽ ሊሆን ይችላል። የተለያየ ቦታ ሄደን ወይም ምንም ነገር ስናደርግ ወይም የምንወድ ከሆነ ፎቶ ማንሳት ቪዲዮ መቅረጽ የምንወድ ከሆነ አዎ። የስልክ ካሜራችንን እንጠቀማለን ማለት ነው።

የምወደው ወቅት ክረምት ብዙ ጊዜ በጣም እውነቱን ለመናገር ይቀዘቅዛል። ያው ግን ደግሞ በጋም ሲሆን በጣም ነው የሚያቃጥለው አቧራ አለ የተለያየ ነገር አለ። ግን ክረምት ሲሆን ቀዝቀዝ ሲል አየሩ ደስ ይለኛል ግን ደግሞ እሱ ምንድነው ችግሩ ጭቃ ምናምን ይሆናል። ዝናብ ሲዘንብበት ምናምን ጭቃ ስለሚን። ግን ምረጥ ከተባልኩኝ ግዴታ ክረምትን መርጣለሁ። ወይም ቀዝቀዝ የሚልበትን ወቅት ማለት ነው

ሰው የሚጠቀመው ብዙ አይነት ሳሙና አለ ለምሳሌ የፊት ሳሙና የሚባል አለ። እንደገና ደግሞ የገላ ሳሙን አለ። የልብስ ሳሙን አለ ብዙ አይነት ሳሙን አለ ስለዚህ። እኔ ያው ለፊት የምጠቀመው ለሌላ ነው። ለልብስ የምጠቀመው ለሌላ ነው ለገላም ምጠቀሙ ሳሙና የተለያየ ነው ማለት ነው

አዲስ አመት እንግዲህ በብዙ መልኩ ሊከበር ይችላል። ለምሳሌ የታወቀ ነው ምግቡ መጠጡ ምናምን የታወቀ ነው። ያው ቤተሰብ ይሰበሰባል ብዙ ጊዜ። ቤተሰብ ያለው ሰው ማለት ነው። አብሮ ይሰበሰባሉ ከዛ ደግሞ እቅዶች ይታቀዳሉ። አዳዲስ ነገሮች በዚህ አመት በአዲሱ አመት ማሳካት የምፈልጋቸው ነገሮች በሙሉ ይጻፋሉ ማለት ነው

አዎ ብዙ ጊዜ ስራዎች ላይ ሊሆኑ ይችላል ስራው ላይ ብቻ አይደለም ችግሮች የሚያጋጥሙት። የተለያዩ ቦታ ላይ ችግሮች ሊያጋጥሙ ይችላሉ ስለዚህ እነሱ በደንብ መፈታት አለባቸው ስለዚህ ችግ በስራ ላይ ብቻ አይደለም ችግሮች የሚኖሩት በጓደኛ መካከል በቤተሰብ መካከል ችግሮች ሊፈጠሩ ይችላሉ፣ ስለዚህ በአቅማችን እነዛን ደረጃዎች እነዛን ችግሮች እንፈታለን ማለት ነው።

ኢሜል ያው ብዙ ጊዜ ከስራ ጋር የሚገናኝ ኢሜል ከሆነ ሁል ጊዜ የሚላክ ኢሜል የሚልክ ሰው አለ ለምሳሌ። ስራው ብዙ ኢሜሎችን መላክ የሚያስፈልግ ከሆነ የሚልክ ሰው አለ። ብዙም ደግሞ የማያስፈልግ ከሆነ በዛው ልክ የማይልክም ሰው አለ። ብዙ ብዙ ከሆነ ለስራው የሚያስፈልግ ከሆነ። ብዙ ይልካል ብዙም የማያስፈልግ ከሆነ ደግሞ ብዙም አይልክም ማለት ነው

ባህላዊ ምግብ ያው ብዙ አለ የሚወደድ ባህላዊ ምግብ። እዚህ ኢትዮጵያ ውስጥ እንደሚታወቀው ብዙ አይነት ባህላዊ ምግቦች አሉ። ለምሳሌ ዶሮ ወጥ ሊሆን ይችላል ወይም ጥብስ ሊሆን ይችላል። ወይም የተለያዩ ባህላዊ ምግቦች አሉ ስለዚህ አንድ ይሄ ነው ብሎ ለመምረጥ ይከብዳል። ግን አንድ ምረጥ ከተባልኩኝ ያው ዶሮ ወጥ። እሱ በኋላው መንገድ በጣም ነው የምወደው

ከልጅነቴ የማስታውሰው የምዘክረው ነገር ብዙ አለ። ያው ልጅነት ልጅ እያለን ካሳለፍናቸው ነገሮች ውስጥ በጣም ብዙ ለማስታወስ በጣም ብዙ ነገሮች አሉ። ለምሳሌ እንኳን ስንጫወት የሆነ ጊዜ ወድቄ በጣም እጄ ተጎዱቶ ያውቃል ስለዚህ በጣም የማስታውሰው ነገር እሱ ነው። ከልጅነቴ ማለት ነው

አዎ አዳዲስ የስራ ግንኙነቶች መፈጠር አለባቸው ብዬ አስባለሁ ምክንያቱም አዳድ አዳዲስ የስራ ግንኙነቶችን በምንፈጥርበት ሰዓት ያው ደንበኞችን እናፈራለን ስለዚህ ያ ነገር ገንዘብ ሊያስገኝልን ይችላል። ገንዘብ ብቻ ሳይሆን ደግሞ በደንብ ከሰው ጋር ኮሚኒኬት ለማድረግ የተለያዩ ነገሮችን አብረን ለመስራት ይጠቅማል።

አዎ ሌሎችን መርዳት አለብን ብዬ አስባለሁ ምክንያቱም ለእነሱ ሳይሆን ወይም እርዳታውን ለምናደርግለት ሳይሆን ለራሳችን አሪፍ ነው ብዬ አስባለሁ። ሰዎችን በምናረድበት ሰዓት ሌላው ነገር ምንድነው? ከእነሱ ምንም ነገር መጠበቅ የለብንም። በመልሱ የሆነ ነገር ስላደረግንላቸው እነሱም የሆነ ነገር ያደርጉልናል ብለን መጠበቅ የለብንም። ምክንያቱም ያ ትክክለኛ መርዳት አይሆንም ከእነሱ የሆነ ነገር የምንጠብቅ ከሆነ

አዎ ብዙ ጊዜ ሰው የሚተኛው ለምሳሌ ከስራ ደግሞት የሚመለስ ከሆነ እንደ ሰው ይለያያል አንዳንድ ሰው በጊዜ የምትተኛ ሰው አለ። ለምሳሌ ማታ ሶስት ሰዓት ወይም ደግሞ አራት ሰዓት ድረስ ብቻ ቆይቶ የሚተኛ ሰው አለ። አንዳንድ ሰው ደግሞ አምሽቶ የሚተኛ ሰው አለ ለምሳሌ አምስት ሰዓት ሊሆን ይችላል። ስድስት ሰዓትም ከዛም በላይ አምሽቶ የሚተኛ ሰው አለ

አዎ አስተያየት መቀበል መውደድ አለብን እንደ ሰው ምክንያቱም ስራ ላይ ሊሆን ይችላል ወይም ከተለያየ ሰው ጋር ግንኙነቶች ሊኖሩን ይችላሉ። ስለዚህ አስተያየት መቀበል ጥሩ ነው ምክንያቱም አስተያየት በምንቀበልበት ሰዓት ራሳችንን ለማሻሻል ስለሚረዳ ማለት ነው። ስራ ላይ ሊሆን ይችላል። የተለያዩ ከሰው ጋር ያለን ግንኙነት ላይ ለማሻሻል ራሳችንን አስተያየት መቀበል አለብን

ምን አይነት ጫማ እወዳለሁ ብዙ ጊዜ ስኒከር የሚባሉ ጫማዎች ወይም እንደዚህ ናይክ ምናምን አይነት ጫማዎች አይሉ አይደል እንደ ጆርዳን የሆኑ ጫማዎች። ልክ እንደሱ አይነት ጫማዎች በጣም ነው የምወደው። ይኸው ሌሎችም አይኑት ጫማዎች ይኖራሉ ግን ብዙ ጊዜ የምወዳቸውና የማደርጋቸው እንደሱ አይነት ጫማዎች ናቸው። ያው እንደ ሰው ይለያያል አንዳንድ ሰው ቆዳ ጫማ የሚወድ ሰው አለ። አንዳንድ ሰው ደግሞ እንደዚህ የተለያዩ አይነት ጫማዎች የሚወድሰው አለ

ልደት በብዙ አይነት መንገድ ሊከበር ይችላል ለምሳሌ ከጓደኛ ጋር ተሰብስበን ከምናውቀው ሰዎች ከተሰበሰበን ሊከበር ይችላል። አንዳንድ ሰው የማያከብር ሰው አለ። እኔም አሁን ብዙም የማከብር አይነት ሰው አይደለሁም። ግን የሚያከብር ደግሞ ሰው አለ በደንብ በደንብ አድርገው የሚያከብር ሰው አለ። አንዳንድ ሰው ደግሞ ያው ምንም የማይመስለው ሰው አለ ማክበር ምናምን

አዎ ማብሰል እችላለሁ። ያው ሁሉም አይነት ምግብ ሳይሆን አንዳንድ ምግቦች ለምሳሌ ምናልባት በዛ ከተባለ ከሶስት እስከ አራት አይነት ምናምን አይነት ምግቦች ማብሰል እችላለሁ። አብዛኛው ሰው ያበስላል ለማለት ይከብዳል ግን በጣም ብዙ ሰው ደግሞ ማብሰል የሚችል ሰው አለ በደንብ ሙያ ያለው። የተለያዩ ነገሮችን እሚጣፍ ጣፋጭ ነገሮቹን የተለያዩ ነገሮችን መስራት የሚችል ሰው አለ።

ቤተሰብ ብዙ ጊዜ ሊሰበሰብ ይችላል ለምሳሌ በራሱ ጊዜ ዝም ብሎ ሊሰበሰብ ይችላል። ወይም ለበአል ሊሰበሰብ ይችላል የተለያየ ሰው እረፍት በሚሆንበት ሰዓት ወይም ከስራ እረፍት በሚሆንበት ሰዓት ሊሰበሰብ ይችላል። ወይም ደግሞ የተለያዩ ነገሮች ለምሳሌ ለልደት ለሰርግ ምናምን እንደዚህ ነገሮች ከተከሰቱ ሊሰበሰብ ይችላል። በብዙ አይነት መንገድ

የምወደው መጠጥ ብዙ አይነት መጠጦች አሉ ብዙ ጊዜ የምወደው እኔ እንትን ነው ቡና በጣም ነው የምወደው። በፊት በፊት ሻይ በጣም ነበር የምወደው አሁን ግን እሱ ነገር እየደበረኝ ነው። ስለዚህ ቡና በደንብ አሁን በደንብ አትኩሮት የማደርገው። ቡና መጠጣት ላይ ነው ስለዚህ ቡና መጠጣት በጣም ነው ደስ የሚለኝ በጣም የምወደው ነገር

አዎ ትንኞች በአካባቢያችን ሊኖሩ ይችላሉ። በርግጥ ብዙ አሉ። ለምሳሌ በተለይ ማታ አካባቢ ሲሆን በተለይ ብዙ ጊዜ የሚታዩት ማታ ማታ አካባቢ በጣም ነው ሚያስቸግሩት በመስኮት ሊገቡ ይችላሉ በተለያየ ነገር ስለዚህ አሉ በደንብ በተለይ ሳር ሚበዛበት አካባቢ በደንብ እዛ አካባቢ ይኖራሉ።

ሳህኖች ማጠብ ያው ባልወድም ግዴታ ነው። አንዳንድ የማይወድ ሰው አለ እኔም ብዙም አልወድም ሳህን ማጠብ ምናምን ማጠብ። በአጠቃላይ እቃ ማጠብ ብዙም ደስ አይልም ግን። ሰው ይወዳል ብዬ አላስብም ለምሳሌ ሳህን ማጠብ እወዳለሁ የሚል ሰው የለም። ግን ግዴታ እስከሆነ ድረስ መጸዳት እስካለበት መታጠብ እስካለበት ድረስ በደንብ መታጠብ ስለዚህ ግዴታችን ነው። ስለዚህ ወደንንም ጠላንም እናጥባለን ማለት ነው

እህል መፍጨት አዎ አውቃለሁ። እህል በብዙ ነገር ሊፈጭ ይችላል። ለምሳሌ በባህላዊ መንገድ እንደዚህ ተለቅ ያለ ድንጋይ አለ። ከዛ ሌላ ድንጋይ ይመጣና እንደዚህ የሚፈጭበት መንገድ አለ። በሱ ባህላዊ መንገድ ነው። ሌላ አይነት ደግሞ ወፍጮ ቤት ተኪዶ። ወፍጮ ቤት በስነ ስርዓት ማሽን አለ በሱ ይፈጫል ማለት ነው

ገንዘብ አዎ መቆጠብ አለበት ብዬ አስባለሁ ምክንያቱም ገንዘቡ ወደፊት ለተለያየ ነገር ሊያስፈልገን ይችላል የተለያየ ነገር በህይወታችን ላይ ቢገጥመን ያ ገንዘብ ያስፈልገናል ስለዚህ ሁሉም ሰው ገንዘብ መቆጠብ አለበት ብዬ አስባለሁ በርግጥ አንዳንድ ገንዘብ መቅ መቆጠብ የሚከብደው ሰው ሊኖር ይችላል ገንዘብ የሚያጠፋ ማለቴ ነው ስለዚህ ግን ግዴታ ሁሉም ሰው ገንዘብ መቆጠብ አለበት ብዬ አስባለሁ።

ስልጠናው ብዙ ስልጠና ልንወስድ እንችላለን በርግጥ ስራችን ላይ ሊሆን ይችላል ወይም ደግሞ እንደዚሁ ያ የምንወደው ነገር። ለምሳሌ መስራት የምንወደው ነገር ከሆነ በትርፍ ጊዜያችን ምናምን ስለዛ ነገር ስልጣና ልንወስደ እንችላለን። ለምሳሌ ለመስጠት የኮምፒውተር ስልጣና ሊሆን ይችላል ወይም ቋንቋ መሰልጠን ሊሆን ይችላል። ወደፊት ስለሚጠቅመን ያ ነገር ያው በብዙ ምክንያት ስልጠና ልንወስደን እንችላለን።

የስራ እድገት። አዎ ያን ያህል አስፈላጊ ነገር ላይሆን ይችላል ግን ሁሉም ሰው የስራ እድገት ይፈልጋል የታወቀ ነገር ነው። ማደግ ይፈልጋል በስራው የተለያዩ ደሞዝም በደንብ ጨምር ተደርጎ ብር ተጨምሮ እንዲከፈለውም ሊፈልግ ይችላል። ወይም እንደዚሁ ደግሞ የሚፈልግ ሰው አለ። የስራ እድገት የማይፈልግ የማይፈልግ ሰው አለ ብዬ አላስብም። ምክንያቱም ብሩ የሚጨምርለታል በደንብ ስራዉም የሚሰራው ነገር ስለሚያድግለት ያው ብዙ ሰው የስራ እድገት የሚፈልግ ይመስለኛል

እድለኛ የሆንኩበት ነገር አለ አዎ ይኖራል ለምሳሌ ሎተሪ ላይ ምናምን ያን ያህል ብዙ ብር ሳይሆን ግን አንዳንዴ ጊዜ ትንሽ ብር ልናሸንፍ እንችላለን። ያው በጣም ትልቅ አይደለም ግን እድለኛ ለማለት ይከብዳል። ግን አንዳንድ በጣም እድለኛች ሰዎች አሉ። በሄዱበት ብርም ሊሆን ይችላል ወይም የተለያየ አጋጣሚ ሚጋጥማቸው እድለኞች ሰዎች አሉ ብዙ ማለት ነው።

ብዙ አይነት ብዙ ሰው ብዙ አይነት ስልክ ይጠቀማል ባይ ዘዌዬ ሳምሰንግ ሊሆን ይችላል አይፎን ሊሆን ይችላል። የተለያዩ የስልክ አይነቶች አሉ። ብዙ ናቸው እኔ አሁን የጠቀስኳቸው ብቻ ሳይሆን በጣም ብዙ የስልክ አይነቶች አሉ። ስለዚህ አብዛኛው ሰው እዚህ የሚጠቀመው በርግጥ አይፎን እና ሳምሰንግ የሚባለው ስልኮች በጣም በብዛት ሰው ይጠቀማል ማለት ነው

ዛሬ የመጀመሪያ ምግባችን ፍርፍር ነበረ። በርግጥ ብዙ አይነት የመጀመሪያ ምግቦች አሉ እንደ ሰው። ለምሳሌ ጠዋት ተነስቶ ፍርፍር። መብላት የሚወድ ሰው ሊኖር ይችላል ሽሮም መብላት የሚወድ ሰው ሊኖር ይችላል። ወይም እንቁላልም ጾም ካልሆነ እንቁላልም የሚበላ ሰው ይኖራል። ስለዚህ እንደ ሰው ይለያያል የተለያየ አይነት ጠዋት የሚመገበው ወይም መጀመሪያ ላይ የሚመገበው አይነት ምግብ ሊኖር ይችላል

አዎ መንገድ ላይ የተለያዩ ምግቦችን ልንገዛ እንችላለን። ለምሳሌ አትክልት ሊሆን ይችላል ወይም ደግሞ የተለያየ ፍራፍሬ ሊሆን ይችላል። ወይም ደግሞ ተሰርቶ ለምሳሌ እንደ ቺብስ ምናምን እንደምንለው አይነት ምግብ ተጠብሶ ወይም ተሰርቶ የተቀመጠ ምግብ ልንገዛ እንችላለን። እንደዚህ ደግሞ አዲስ እንትን የሆኑ አትክልት ወይም ፍራፍሬ ልንገዛ እንችላለን

ታናናሽ እኔ የለኝም። በእርግጥ አሉ ታናናሽ ያላቸው ብዙ ጓደኞቼ ከእነሱ የሚያንሱ ብዙ ታናናሾች ያሏቸው ያሏችኋል እህት ሊሆን ይችላል ወንድም ሊሆን ይችላል። በቁጥርም ሊበዙ ይችላሉ ሁለት ታናናሽ ሊኖረው ይችላል አንዳንድ ሰው አንዳንድ ሰው ሶስት ታናናሽ ይኖረዋል። አንዳንዱ አንድ ብቻ ሊኖረው ይችላል። ስለዚህ ብዙ ሰው አለው ታናናሽ ከእነሱ የሚያንሱ ማለት ነው በእድሜ

አዎ ብዙ ሰው አለው የስራ ጓደኛ ሊኖረው ይችላል። ያው አለው ብዬ አስባለሁ ሁሉም ሰው ምክንያቱም ለረጅም ጊዜ ከሰራህ እዛ ስራ ቦታ ላይ ጓደኞች ይኖሩታል የታወቀ ነገር ነው። አብራቸው የሚሰራ አብረው ምሳ የሚሄዱ አብረው የሚሰሩ ለብዙም አመት ሊሆን ይችላል። የሚያውቃቸው ለትንሽም ጊዜ ሊሆን ይችላል ስለዚህ አብዛኛው ሰው የስራ ቦታ ጓደኛ አለው።

አዎ ስራዎች በቅደም ተከተል መቀመጥ አለባቸው። ብዬ አስባለሁ። ምክንያቱም በቅደም ተከተል የማናስቀምጣችሁ ከሆነ ይዘበራረቃሉ የተለያየ የተለያየ ነገር ስለሚፈጠር በቅደም ተከተል ስራዎችን ግዴታ ማስቀመጥ አለብን ብዬ አስባለሁ። ምክንያቱም እንደዛ ካላስቀመጥናቸው የምንሰራቸው ነገሮች ስለሚዘበራረቁብን ማለት ነው።

በመስማሪያው ቪዲዮ የተለያየ ልናይ እንችላለን ለምሳሌ ዩትዩብ ላይ ሊሆን ይችላል ወይም ደግሞ እንደዚህ ቲክቶክ እሚባለው አፕሊኬሽን ላይ ሊሆን ይችላል። የተለያየ መተግበሪያ ላይ ቪዲዮዎችን በመስመር ላይ ልናይ እንችላለን። ትምህርታዊ ሊሆን ይችላል፣ የሚያዝናናን ነገር ሊሆን ይችላል። ዜናም ሊሆን ይችላል የተለያየ ነገሮችን ያው ማየታችን አይቀርም በመስመር ላይ ቪዲዮ ማለት ነው።

የምወደው ሽታ በጣም ብዙ አይነት ሽታ አለ። ለምሳሌ ሽቶ ለምሳሌ በጣም የምወደው የሎሚ አይነት ሽታ ያለው ነገር በጣም ነው። የምወደው ወይም ደግሞ እንደዚህ ብርቱካን አይነት ሽታ ያላቸው ነገሮች በጣም ነው የምወደው። ብዙ አይነት ሽታ አለ የምግብ ሽታም ልወድ እችላለሁ አንዳንዴ ስለዚህ። ይለያያል የምግብ ሊሆን ይችላል ወይም ራሱም ሽቶ ሊሆን ይችላል። የተለያዩ ነገሮች አሉ

አዎ የድርጁቱን ባህል ልንወደው እንችላለን። ያው በርግጥ አንዳንድ ድርጅቶች ላይ ደስ የሚል ባህል ሊኖር ይችላል። አንዳንድ ሰው ደግሞ አንዳንድ ቦታ ደግሞ የሚደብር ሊኖር ይችላል ስለዚህ አሪፍም የሚሆነውን በደንብ ሰው ይወደዋል በደንብ ስራውን ይሰራል ባህሉ ደስ የሚል ከሆነ እዛ ውስጥ ያለው አንዳንዴ ደስ የማይል ከሆነ ደግሞ በደንብ አይሰሩም ማለት ነው።

የስራ ልብስ አልለብስም። ግን አሉ ብዙ ለምሳሌ ባንክ ውስጥ የሚሰራ ሊሆን ይችላል። ወይም ደግሞ የተለያዩ ግዴታ ልብስ የስራው ልብስ የሚያስፈልጋቸው ያሉ ቦታዎች አሉ። ለምሳሌ ሆስተስ የሚሰሩ ከሆነ። አየር መንገድ ላይ የሚሰሩ ሰዎች ካሉ እንደዚህ አይነት ልብሶች ያስፈልጋቸዋል። ግዴታ ማለት ነው

በመስታወት ላይ ብዙ ጊዜ አላይም። ግን በርግጥ ሴቶች ብዙ ጊዜ መስተዋት ላይ በማየት ይታወቃሉ። በርግጥ እስከ አንድ ሰዓትም እስከ ሁለት ሰዓትም ሊፈጁ ይችላሉ። መስቶት ላይ ማየት ማለት ነው። በርግጥ ወንድ አያይም እያልኩ ሳይሆን ግን እንደ ሴቶች ከሴቶች ጋር ሲነጻጸር ያን ያህል መስቶት ላይ ጊዜ የሚያጠፋ አይደለም

ቡና መፍጨት አውቃለሁ አዎ በርግጥ ቡና ለምሳሌ ተወቅጦም እንደዚህ ሊፈጭ ይችላል በእጅ ማለት ነው። ወይም ደግሞ የተለያዩ ማሽኖችን ተጠቅመን ልንፈጨው እንችላለን። አንዳንዴ ደግሞ የተለያዩ የምንፈጭባቸው መንገዶች አሉ። በርግጥ ግን ብዙ ሰው የሚጠቀመው የቡና መፍጫ ማሽን አለ በሱ ነው የሚጠቀመው

አዎ ከስራ ባልደረቦቻችን ጋር ጥሩ ግንኙነት ነው ያለን ያው አንዳንድ ሰው የሌለው ሰው አለ። በረከ ከሚሰራቸው ሰዎች ጋር የማይስማማ ሰው አለ። በደንብ ደግሞ ተግባብቶ በደንብ አውራቸው የሚጫወት የሚስቅም ሰው አለ። አንዳንድ ሰው ደግሞ ብዙም ከሚሰራቸው ሰዎች ጋር ምንም ግንኙነት የሌለውም ሰው አለ

ከአለቃ ጋር አሪፍ ግንኙነት ነው ያለን ብዬ አስባለሁ። ያው አንዳንድ ሰው ቅድም እንዳልኩት ነው። አንዳንድ ሰው ከአለቆቻቸው ጋር ጥሩ ግንኙነት ላይኖራቸው ይችላል የሚናደዱ ሊኖሩ ይችላሉ ደስ የማይላቸው ሊኖሩ ይችላሉ። አንዳንዶቹ ደግሞ በሚገባው የተሰጣቸውን ስራ ተቀብለው አሪፍ ግንኙነት ያላቸውም ሰዎች

ገመድ መጠቀም አዎ ለምሳሌ ስፖርት በምንሰራበት ሰዓት ገመድ የሚዘሉ ሰዎች አሉ ህፃናትም ደግሞ የሚጫወት አሉ። ይሄ ሱዚ የሚባለው ህፃናት እንደዚህ እየዘለሉ ጫፍና ጫፍ ገመዱን ይዘው የሚጫወቱትም ጨዋታ አለ። ለስፖርትም ደግሞ ቅድም እንዳልኩት አለ ስለዚህ እሱን ገመር አዎ መጠቀም መዝለል እችላለው

ዝናብ ሲዘንብ ያው ብዙ ነገር ይደረጋል ለምሳሌ መንገድ ላይ ከሆንን ጥላ ከያዘን ጠላትን ዘርግተን እንሄዳለን። ወይም ደግሞ ጠላት ካልያዝን ማለት ነው የተለያየ ቦታ መጠለያ ካለ ሄደን እዛ ላይ እንጠለላለን ማለት ነው። በርግጥ እየተደበደቡ የሚሄድ የሚሄድም ሰው አለ። ያው ብርድ ደግሞ ዝናብ ሲሆን ከብርድ ጋር ስለሚመጣም ይኸው። መደረብ ጃኬት ምናምን የተለያዩ ልብሶች እንደርባለን ማለት ነው

አዎ የሞባይል ዳታ እንጠቀማለን። የተለያዩ ኢንተርኔቶችን አክሰስ ለማድረግ ወይም የተለያዩ መተግበሪያዎችን የሶሻል የማህበራዊ ሶሻል ሚዲያዎችን ለመጠቀም ሊሆን ይችላል የተለያዩ ነገሮችን ለመጠቀመያው የሞባይል ዳታ እንጠቀማለን። ብዙ ነገሮች ለማየት ዜና ለማየት ሊሆን ይችላል ለራሳችን ለመዝናናት ሊሆን ይችላል የተለያዩ ነገሮች ለማድረግ ያው የሞባይል ዳታ ግዴታ ነው ማለት ነው

በጠዋት በስራ ብዙ ነገር ሊደረግ ይችላል። ያው ቀጥታ እንደገባን ያው ስራ ነው ምንጀምረው የተለያዩ ነገሮችን ልንሰራ እንችላለን ያው እንደ ሰው ይለያያል። አንዳንድ ሰው ቀጥታ እንደገባ። በደንብ የሚሰራበትን ቦታ ማጽዳት ሊሆን ይችላል። ሚጠራረግ ነገር ካለ መጥረግ ሊሆን ይችላል የተለያዩ ስራዎችን ሊሰራ ይችላል። አንድ ሰው ቀጥታ በጠዋት ስራ እንደገባ ማለት ነው

ያው ብዙ ጊዜ ሊጸዳ ይችላል ቤት። አንዳንድ ሰው በየሳምንቱ ሊያጸዳ ይችላል አንዳንድ ሰው። በሳምንት ሁለቴ የሚያጸዳ ሰው ሊኖር ይችላል ያው እንደ ሰው ይለያያል። እኔ ግን ብዙ ጊዜ የማጸዳው ያው በሳምንት ሁለት ጊዜ አካባቢ ነው። አንዳንዴም አንድ ጊዜ ምናጸዳው እችላለሁ። ስለዚህ ብዙ ጊዜ እንደ ሰው ነው የሚለያየው

ስለ ቅርብ ጓደኛ ያው ብዙ ነገር ልናወራ እንችላለን። ያው አንዳንድ ደስ የሚለው ጓደኞቻችን የቀረብ ጓደኞቻችን ሊኖሩ ይችላሉ አንዳንዴ ደግሞ ብዙም ደስ የማይሉ ብዙም የማንገባባቸው ሰዎች ሊኖሩ ይችላሉ። ስለዚህ የቅርብ ጓደኞቻችን ያው ታማኝ አሉ ደስ የሚሉ በደንብ ተጫዋች አዝናኝ የሆኑም ጓደኞች ሊኖሩኝ ይችላሉ ማለት ነው።

አዎ በጀት በደንብ ነው ማስተዳደር ሁሉም ሰው በጀቱን ማስተዳደር በደንብ አለበት ብዬ አስባለሁ። ምክንያቱም ያው በጀታችንን በደንብ የማናስተዳድር ከሆነ ገንዘባችን ልናባክን እንችላለን። የተለያየ የተለያዩ ነገሮች ሊፈጠሩ ይችላሉ። ስለዚህ ሁሉም ሰው በጀቱን በደንብ ማስተዳደር አለበት ብዬ አምናለሁ ማለት ነው

በዚህ ስራ እንኳን ብዙ ሰርቼ አላውቅም ይሄ የመጀመሪያ ጊዜ ነው። ብዙም ሰው ሲሰራው አይቼ አላውቅም እውነቱን ለመናገር ግን ይሄን ነገር የሰማውት ከቀናት በፊት ነው ከአንድ ቀን ወይም ከሁለት ቀን በፊት ማለት ነው። የሆነ ሰው አሳይቶኝ ነው ይሄን ነገር። ያወኩት ስለዚህ ለመጀመሪያ ጊዜ ነው እየሰራሁት ያለሁት።

ያው ከቦታ ቦታ ሰው ይጓጓዛል በጣም ብዙ የተጓዝኩበት ቦታ አለ። ወደ ስራ ሊሆን ይችላል ወይም ሰውንም ለመጠየቅ ሊሆን ይችላል ጓደኞቻችንም ለመጠየቅ ሊሆን ይችላል። ከቦታ ቦታ እንጓጓዛለን የታወቀ ነገር ነው። ስለዚህ ብዙ አይነት ቦታ ነው አሁን ለመጥቀስ በጣም ብዙ አይነት ቦታ አለ። ስለዚህ ያው ሁሉም ሰው ብዙ ቦታ ሊጓጓዝ ይችላል። ማለት

አዎ ብስክሌት አሁን ላይ ብዙም አይደለሁም ግን በፊት በደንብ በጣም የምወደውንም ነገር ነበረ በደንብ ነበረ የምንነዳው። በደንብ ነበር በስኬሌት የምንጋለበው የምወደው ነገር ነበረ። አሁን ግን ብዙም አይደለሁም አሁን ላይ አነዳም ሳይክል። ግን በፊት በጣም የምወደው ነገር ነበር። ሳይክል ብዙ ሰው ይነዳል ብዙ ጊዜ። መንገድ ላይ ምናምን አብዛኛው ሰው ሲነዳ አያለው።

በጣም የምወደው በዓል የትንሳኤ በዓል ነው። ቅድም እንዳልኩት በጣም ደስ የሚለኝ በዓል ነው ሳምንቱን ሙሉ ነው የሚከበረው። እንደገና የተለያዩ የተለያዩ ደሳስ የሚሉ ነገሮች አሉ ስለዚህ ሁሉንም በዓል ነው የምወዳቸው። በርግጥ ግን በጣም ደግሞ አብልጬ የምወደው በዓል ደሞ የትንሳኤም ባል ነው።

አዎ በደን ቋንቋ አምናለው። ሰው የተለያየ አይነት ቋንቋ ሊያወራ ይችላል። ያው እንደ ሰው ነው። ያው አንዳንድ ሰው አማርኛ ሊያወራሽ ሽ ሊች ይችላል። አንዳንድ ሰው እንግሊዘኛም የሚያወራ ሊኖር ይችላል ወይም ጀርመንኛ ሊሆን ይችላል። ያው እንደ ሰው ይለያያል። ስለዚህ ከቦታ ቦታ ሁሉም ሰው የሚያወራው ቋንቋ ይለያያል ማለት ነው።

የሙዚቃ መሳሪያ መጫወት ያው ምንም የሙዚቃ መሳሪያ መጫወት አልችልም። ግን በጣም መልመድ የምፈልገው የሙዚቃ መሳሪያ ምንድነው? ፒያኖ ነው፤ እና ደግሞ ጊታርም በጣም ነው የምወደው። ስለዚህ ብዙ የሚጫወት ሰው አይቼ የማውቅ አይመስለኝም። እኔ የማውቃቸው ሰዎች እንደዚህ የሙዚቃ መሳሪያ ምናምን መጫወት የሚችሉ አይነት ሰዎች አይደሉም። ስለዚህ ያ ብዙ ሰው አላውቅም እንደዛ የሚጫወት።

በስራ ላይ ብዙ ተግዳራሮቶች ሊኖሩ ይችላሉ አንድ ሰው ላይ። ለምሳሌ ጠዋት ተነስቶ ከእንቅልፉ መነሳት ጀምሮ ሊከብደው ይችላል። ከዛ ከተነሳ በኋላ ደግሞ ታክሲ ላያአግኝ ይችላል የትራንስፖርት ሽግር ልያጋጥመው ይችላል። ከዛም በኋላ ደግሞ ትራንስፖርትም ካገኘው በኋላ ደግሞ መንገድ ሊጨናነቅ ይችላል ስለዚህ። በስራ ላይ በጣም ብዙ ተግዳሮቶች ይኖራሉ ማለት ነው

ብዙ ጊዜ በባላችን ሰርግ የሚከናወንበት መንገድ ያው መጀመሪያ ወንዱ ሽማግሌ ይልካል። ከዛ በኋላ ሽማግሌዎቹን ከላከ በኋላ ወደ ሴቷ ቤት ማለት ነው። ከዛ የእሷ አባት የተለያዩ ጥያቄዎች ከጠየቁ በኋላ መልሱን እነሱ ይመልሳሉ። ሽማግሌዎቹ ከዛ ከተስማሙ ያው ሰርጉ ይካሄዳል ማለት ነው

በበጋ ወቅት ብዙ ነገር ሊደረግ ይችላል ለምሳሌ መሄድ የምንፈልገው ቦታ ልንሄድ እንችላለን። ወይም ደግሞ ሰው ጓደኞቻችንን መጠየቅ የምንችል ከሆነ እንጠይቃለን። ወይም የተለያዩ ነገሮች። መዝናኛ ነው ብዙ ሰው መዝናኛ ነው የሚያደርገው በበጋ ወቅት ይዝናናል ማለት ነው

አዎ ፀጉራችን መንከባከብ መውደድ አለብን ብዬ አስባለሁ። ምክንያቱም ፀጉር በደንብ ከተያዘ ውበት ነው ብዬ ስለማስብ ማለት ነው። ስለዚህ ሁሉም ሰው ያው ፀጉር ካለው በደንብ መንከባከብ አለበት ብዬ አስባለሁ። ምክንያቱም ለብዙ ሰው ፀጉሩ ሲታይ ስለሚያምር፤ ያው ብዙ ጊዜ የሚታየው ጎራ ተብሎ እርሱ ስለሆነ በደንብ ቢከባከበው ብዬ አስባለሁ።

የትርፍ ጊዜ ማሳለፊያዎች ብዙ ነገር ሊሆን ይችላል። ለምሳሌ የሚያዝናናን ነገር ማድረግ ሊሆን ይችላል፤ ፊልም ማየት ሊሆን ይችላል፤ ወይም ሙዚቃ ማዳመጥ ሊሆን ይችላል፤ ወይም የተለያዩ የስፖርት ጨዋታዎችን መመልከት ሊሆን ይችላል፤ በርግጥ እዚህ የሚዘወተረው ብዙ ጊዜ የትርፍ ጊዜ ማሳለፊያዎች ማለት ነው ኳስ ማየት ነው ኳስ የእግር ኳስ ማየት።

የው ስልክ በቀን አንድ ጊዜም ሊሞላ ይችላል ሁለት ጊዜም ሊሞላ ይችላል። ያው እንደ ስልኩ ነው የሚለያየው አንዳንድ ስልክ በጣም ረጅም ሰዓት የሚቆይ ስልክ አለ። አንዳንድ ጊዜ ደግሞ ወዲያው ሊያልቅብን ይችላል። ስለዚህ ብዙ ጊዜ እንደ ስልኩ ነው የሚለየው የአንዳንድ ሰው ስልክ ወዲያው ያልቃል። የአንዳንድ ሰው ስልክ ለረጅም ሰዓት ሊቆይ ይችላል

በፏም ማብሰል እንዴ እኔ እንደሚመስለኝ ከሆነ በእሳት ማብሰል ይመስለኛል ስለዚህ ብዙ ሰው በእሳት ማብሰል አዎ ይችላል። ሁሉም ሰው ባልልም ግን በደንብ ማብሰል የሚችልም ሰው አለ ማብሰልም የማይችል ሰው አለ። ስለዚህ እንደ ሰው እንደ ሰው ይለያያል ያ ነገር ብዬ አስባለሁ

የዝናብ ውሃ ያው ብዙ ጊዜ አይሰባሰብም ገዝን አንዳንድ ጊዜ ውሃ በሚጠፋበት ለረጅም ጊዜ ከጠፋ ውሃ ሊሰበሰብ ይችላል። የተለያየ ልብስ ሊታጠቢበት ይችላል ለሽንት ቤት ሊሆን ይችላል ለተለያየ ነገር ይደረጋል። ግን ብዙ ሰው ከተማ የሚኖር ሰው ከሆነ በተለይ የዝናብ ውሃ ምንም አያደርግለትም ሰብስቦ ምንም አይጠቅመውም። አለ

ኮኮቦችን መመልከት አዎ በጣም ነው የምወደው። ሁሉም ሰው ይወዳል ብዬ አላስብም ግን በጣም የሚያስደስት ነገር አለው። ኮከቦችን መመልከት እውነትን ለመናገር በተለይ መብራት በሚጠፋበት ምናምን ጊዜ። በደንብ ጨለማ ስለሚሆን ያው በደንብ ኮከቦችን በደንብ ደምቀው ይታያሉ ማለት ነው። በማታ

በዶቂ መፍጨት አላውቅም። ምን እንደሆነ አላውቅም ዱቄት መፍጨት ሚባለው ነገር ከሆነ አዎ በብዙ ነገር ሊፈጭ ይችላል። ማሽን ላይ ሊፈጭ ይችላል ወይም መፍጮ ቤት ተኪዶ የተለያዩ መፍጫዎች አሉ በሱ ሊፈጭ ይችላል አንዳንድ በባህላዊ መንገድ ደግሞ እንደዚህ ድንጋይ ላይ ምናምን ተደርጎ የሚፈጭም አለ እንደሱ አይነት

ማታ በብዙ ሰዓት ልንመገብ እንችላለን እንደ ሰው ይለያያል። አንዳንድ ሰው በጣም አምሽቶ ያው መብላት የሚወዱ ሰው አለ። ለምሳሌ አምስት ስድስት ሰዓት ሊሆን ይችላል። አንዳንድ ሰው ደግሞ በጊዜ መብላት ሊወድ ይችላል አንድ ሰዓት ሁለት ሰዓት። አንዳንድ ጊዜ ደግሞ ከዛም በፊት መብላት የሚወድ ሰው አለ። ስለዚህ እንደ ሰው ይለያያል

ብዙ አይነት የቤት እቃዎችን ልንጠቀም እንችላለን ለምሳሌ ቅድም እንዳልኩት ቴሌቪዥን ሊሆን ይችላል። የምንቀመጥበት ሶፋ ሊሆን ይችላል ጠረጴዛ ሊሆን ይችላል። ወይም ልብሳችንን የምናስቀምጥበት ደግሞ ቁም ሳጥን የሚባለው ነገር። እሱን ልንጠቀም እንችላለን የምንተኛበት ደግሞ። አልጋም ልንጠቀም እንችላለን ስለዚህ። ያው ብዙ አይነት ቤት ውስጥ የምንጠቀማቸው ነገሮች አሉ

ይቅርታ መጠየቅ ያው ሊቀልም ይችላል ሊከብድም ይችላል እንደ አጠፋነው ጥፋት ነው። አንዳንዴ ያጠፋነው ጥፋት በጣም ከባድ ከሆነ ሊከብደን ይችላል። ያው በዛው ልክ ደግሞ ያጠፋነው ጥፋት ቀላል ከሆነ ሊቀለን ይችላል ማለት ነው። ስለዚህ ይቅርታው የሚወሰነው ባጠፋነው ጥፋት ልክ ነው ብዬ አስባለሁ

አዎ የፀሀይ መውጣትን ልናይ እንችላለን በተለይ በመስኮት በኩል በእኛ በኩል ስለሚታይ። የፀሀይን መውጣት ያው እንመለከታለን ያው። አንዳንድ ሰው የማይወድ ሰው ሊኖር ይችላል። ግን ያው ብዙ ሰው አይወድም። ብዬ ለማለት ይከብዳል። ግን ያው ብዙ ይወዳል ፀሀይ ስትወጣ ማየት። መግባትም ሊሆን ይችላል ይወዳል

የቀኑ ሰዓት ብዙ ጊዜ የሚወደደው የሆነ እስከ አራት ሰዓት ያለው ነው። ምክንያቱም ብዙም አይሞቅም በዛ ሰዓት የማያቃጥለን ሰዓት አይደለም። ግን ከዛ በኋላ የሆነ ከስድስት ሰዓት ወይም የሆነ ከሰባት ሰዓት አካባቢ በኋላ ያለው። በጣም የሚሞቀው ስለዚህ ብሶ እሱን የቀን ሰዓት የሚወደው አለ ብዬ አላስብም። ስለዚህ ብዙ ጊዜ የሚወደደው ከጠዋቱ እስከ አራት ሰዓት ድረስ ያለው ሰዓት ነው ማለት ነው

አዎ በመስኮት ጎን መቀመጥ ደስ ይለኛል ምክንያቱም በተለይ ሙቀቱ ክፍሉ በጣም የሚሞቅ ከሆነ ያለንበት ክፍል ማለት ነው ንፋስ መግባት ስላለበት ከ በመስኮት ጎን መቀመጥ አሪፍ ነው። ከዛ ውጪ ደግሞ ወደ ውጪ ለማየት ወደ ውጪ በደንብ የሚታይ ነገርም ካለው ወደ ውጭም ለመሄድ በመስኮት ጎን መቀመጥ ደስ ይላል

የምወደው ቁጥር እንደዚህ የተለየ የምወደው ቁጥር የለም እውነቱን ለመናገር። ለምሳሌ ዘጠኝ ምናምን ልል እችላለሁ ወይም አስር ምናምን ግን እንደዚህ የተለየ ቦታ እኔ የምሰጠው አይነት ቁጥር የለም። አንዳንድ ሰዎች አሉ በርግጥ የተለየ ቦታ የሚሰጡት። ሎተሪ ደርሷቸው በዛ ምክንያት ወይም የሆነ ምክንያት ይኖራቸዋል ግን እንደሱ አይነት እኔ የሱ አይነት ምክንያት የለኝም። አንድን ቁጥር ለመውደድ ማለት ነው

አዎ ብዙ ሰነዶች ሊዘጋጁ ይችላሉ ለምሳሌ ከምንሰራባቸው ነገሮች ጋር ግንኙነት የሚኖራቸው ወይም ደግሞ በራሳችን ቤት ውስጥ የምናስቀምጣቸው ሰነዶች ሊኖሩ ይችላሉ። በርግጥ ግን ስለዚህ ስራ ቦታም ሊሆን ራሳችንም የምናዘጋጃቸው በእርግጥ ሰነዶች ይኖራሉ። ስለዚህ እኔ እንኳን ብዙም እንደሱ የማዘጋጀው ነገር የለም። ግን እርግጠኛ ነኝ ብዙ ሰው እንደዛ ያዘጋጃል ብዬ አስባለሁ

አዎ በእንጨት ማብሰል ያው ብዙ ሰው ያውቃል ብዬ አስባለሁ ሁሉም ሰው አልልም ግን በአብዛኛው ሰው በተለይ መብራት በሚጠፋበት ሰዓት ሊሆን ይችላል ወይም በተለያየ ምክንያት። በእንጨት ማብሰል የሚችል ሰው አለ ብዬ አስባለሁ። በእንጨት ማብሰል ግዴታም ነው አንዳንድ ጊዜ እንደዚህ መብራት ምናምን በማናገኝባቸው ቦታዎችም ሊሆን ይችላል። አንዳንድ ጊዜ በእንጨት ማብሰል ግዴታ ሊሆን ስለሚችል ማለት ነው

ያው ብዙ ጨው ሲጨመር ደስ አይለኝም እኔ በተለይ እውነቱን ለመናገር ምክንያቱም በአንደኛ ለልብ ህመምም ስለሚያጋልጥ ማለት ነው። ያውም ሲበዛ እንደገና ለሰውነታችን ራሱ ጥሩ አይደለም የሆነ በጣም ክብድ የሚል ነገር አለው። የሆነ ምግብ ውስጥ የተለያየ ነገር ውስጥ ጨው በምናበዛበት ሰዓት በጣም የሚያስጠላ ነገር አለ

የስራው ቦታ ደህንነት ያው በደንብ የተጠበቀ ነው። ብዬ አስባለሁ ብዙ ጊዜ አንድና አንድ አንድ ጊዜ አንድ አንድ ሰው ደህንነት ላይሰማው ይችላል። ያው የሚሰራበት ቦታም ስለሚወስነው ማለት ነው። አንዳንድ በጣም አደገኛው የሆኑ ቦታዎች የሚሰራ ከሆነ አንድ ሰው ያው በእርግጠኝነት ደህንነት አይሰማውም። ግን ብዙ ሰው ደህንነቱ የተጠበቀ ቦታ ነው የሚሰራው ብዬ አስባለሁ

ኢሜል አዎ ብዙ ሰው ይጠቀማል ብዬ አስባለሁ አሁን ላይ። ኢሜል ግዴታ ነው። ግን በዚህ አጋጣሚ ብዙ ሰው ኢሜሉን አያውቀውም። በዚህ ኢሜል ይከፍታል ግን ብዙ አያውቀውም። ኢሜሉን የከፈተውን የራሱን ኢሜል ራሱ የሚያውቀው አይመስለኝም። ስለዚህ እሱን ነገር ቢያውቀው ብዬ አስባለሁ። ስለዚህ ለብዙ ነገር ስለሚጠቅምን ማለት ነው ያ ኢሜል

በዚህ ቅዳሜ እና እሁድ ብዙ ነገር ሊደረግ ይችላል ለምሳሌ ጓደኛውን የሚጠይቅ ጓደኛውን ይጠይቃል። ወይም የሚሄድበት ቦታም ካለ የሚሄድበት ቦታ ይሄዳል። በተለይ እሁድ ከሆነ ደግሞ ወይ ቤተክርስቲያን ይኬዳል። ብዙ ነገር አለ ስለዚህ አሁን እንደ ሰው ይለያያል። እንደ ሁሉም ሰው ይለያያል

አዎ ከሱቅ ከመሄዳችን በፊት ዝርዝር መጻፍ አለብን ብዬ አስባለሁ። በርግጥ ትንሽ እቃ ምንገዛ ከሆነ ላንጽፍ እንችላለን። ግን ደግሞ በጣም በዛ ያለ እቃ ወይም ብዙ እቃ ምንገዛ ከሆነ ደግሞ ዝርዝሩ መጻፍ አለበት። ምክንያቱም ልንገዛ ያሰብነውን ነገር ልንረሳው ስለምንችል በዝርዝር ጽፈነው ብምንሄድ ጥሩ ነው። ብዬ አስበው

ማደንዘዝ ትወዳለህ ወይ? ይሄኛው ጥያቄ አልገባኝም ምን እንደሆነ ያው ማደንዘዝ ማዝናናት ለማለት ተፈልጎ ነው ማደንዘዝ ሌላ ትርጉም ነው ያለው። ያው ማደንዘዝ ማለት ለምሳሌ ምንድነው? የተለያዩ እጾችን ተጠቅሞ ምናምን ሰው ማደንዘዝ ሊሆን ይችላል። ወይም በተለያዩ መጠጥ ሰውን ማደንዘዝ ሊሆን ይችላል። ስለዚህ የዚህ ቀጥተኛ ትርጉሙ ልክ እንደዛ ነው ማለት ነው

ማዕድን አዎ ልንጠቀም እንችላለን ለምሳሌ ለብቻው ማዕድኖችን ልንገዛ እንችላለን ከፋርማሲ ምናምን ወይም ከመድሃኒት ቤቶች ወይም ደግሞ ከተለያዩ ምግቦችም ልናገኝ እንችላለን። በየቀኑ የምንመገባቸው ምግቦች ላይ ያንን ማዕድን ልናገኘው እንችላለን ማለት ነው

ብዙ ሀላፊነቶች ሊኖሩ ይችላሉ። ለምሳሌ የስራ ቦታም ሊሆን ይችላል፣ ወይም ቤት ውስጥም ሊሆን ይችላል፣ ወይም የተለያየ የተለያየ ቦታዎች በምንሄድበት ሰዓት የተለያየ ሀላፊነቶች ሊኖሩ ይችላሉ ለምሳሌ ቤቱን እንዳይቆሽሽ ቤት ውስጥ ሀላፊነት ሊኖረኝ ይችላል፣ ወይም ስራ ቦታ ከሆነ ደግሞ በተገቢው ስራ መስራት ሊሆን ይችላል፣ ስለዚህ የተለያዩ የተለያየ ቦታ የተለያዩ ሀላፊነቶች ይኖራሉ ማለት ነው። ብዙ ሀላፊነቶች

የክላውድ ማከማቻ እጠቀማለሁ ብዙ የክላውድ ማከማቻዎች አሉ። በዚህ አጋጣሚ ለምሳሌ የአይክላውድ የሚባል አለ ብዙ ጊዜ አይፎኖች የሚጠቀሙት ማለት ነው። ወይም ደግሞ ጎግል ድራይቭ የሚባል ደግሞ የራሱ ጎግል ያዘጋጀው ደግሞ ፋይሎችን የምናስቀምጥበት። የክላዉድ ማካማቾች አሉ ማለት ነው

እንደገና ጥቅም ላይ መዋል ብዙ ጊዜ ላናደርግ እንችላለን ለምሳሌ። አሁን ብዙ ጊዜ ፕላስቲክን እንደገና ጥቅም ላይ ማዋል አለብን እንላለን። ግን ያኛውም እሱን የምናደርግበት የራሳችን ማሽን ስለሌለ ነው። ወይም እሱን የምሰራበት መንገድ ስለሌለ ብዙ ጊዜ እንደገና ጥቅም ላይ የሚውል ነገር የምንጠቀም አይነት ሰዎች አይደለንም። ግን የተለያዩ ፋብሪካ ውስጥ ገብቶ ምናምን እንደገና ጥቅም ላይ የሚውል ብዙ እቃ አለ ብዬ አስባለሁ

ያው ምግብን ለሌሎች ማካፈል ጥሩ ነው ብዬ አስባለሁ ምክንያቱም ምግብን ማካፈል በጣም አሪፍ ነገር ነው ብዬ አስባለሁ። ያው ኢትዮጵያዊነትም ነው ስለዚህ የተራበ ሊኖር ይችላል ወይም ያ ምግብ ሊያስፈልገው የሚችል ሰው ሊኖር ይችላል። ስለዚህ ያንን ነገር ለሌሎች ማካፈል በጣም አሪፍ ነው ብዬ አስባለሁ